ይቅርታ መጠየቅ ቀላል ነው አዎ ቀላል ነው። ለምን ሰው ውስጡ ቲቢት ከሌለው መጥፎ ነገር አስተሳሰብ ከሌለው። ለ ፍቅር ለሆነ ሰው ይቅርታ በጣም ቀላል ነው። ብዬ ነው የማስበው እኔ ለራሱ ይቅርታ ደንበኞችን በጣም ነው ይቅርታ የምላቸው ሰው ይቅርታ ካላለ ሰው ጋር መኖር አይችልም። ለምን? ይቅርታ በጣም አስፈላጊ እና ወሳኝ ነው ብየ የማስበው። እኔ ይቅርታ ሰው ጠብ ከባድ አድርጎ ሊያስበው ይችላል። ይቅርታ ግን ቀላል ነው። ይቅርታ ብዙ ነገሮችን ያስተካክላል ብዙ ነገሮችን ያከናውናል ብዙ ነገሮችን እንዲሰሩ ያደርጋል። ይቅርታ ወሳኝ ነው ብዬ ነው የማስበው። አመስግና

ስማርት ፎን ትጠቀማለህ? አዎ ስማርት ፎን ነው ምጠቀመው ስማርት ፎን በጣም ነው ምጠቀመው ስማርት ፎን ነው። ያው ፒሲ ነበር ምጠቀመው ፒሲዬን ሽጬ ስማርት ፖን ነው። አሁን የያዝኩት በጣም ጥሩ ስማርት ፖን እና ለስራዬም ለደንበኞቼም መገናኛለ ለሁሉም ነገር መስሪያ በጣም ሀሪፍ እየሰራሁበት እና በሀሪፍ እየተጠቀምኩበት ያለሁት ስማርት ፖን ነው። ስማርት ፖን በጣም ወሳኝ የሆነ ስልክ ነው። አመሰግናለሁ ጨርሻለሁ

አደርግልሃለሁ አዎ የስራ ግምገማ ይደረግልኛል። ለምን? አንዳንድ ነገሮች ሰው በሁሉም ነገር በዛ ነገር ብቁ ላይሆን ይችላል አንዳንዴ የሆነ የሚፈጥራቸው ችግሮች እሉ እነዛ የሚፈጥራቸውን ችግሮች ያርሙኛል። አንዳንዴ ያው የሀላፊነት ሀላፊነት እንትን ሳልወጣ ልቅር እችላለሁ። አንዳንድ ነገሮችን ለምሳሌ የሆነ በጊዛዊ ሁኔታ ሊሆን ይችላል። የሆነ አስበው አለመስራት ሊሆን ይችላል። እንዲ እንደዚህ ያሉ ነገሮችን ያርሙኛል እስከ ሀላፊ ያሉትንም አብረው

ከአለቃ ጋር ግንኙነት እንዴት ነው? እኔ እንግዲህ ከአለቃ ጋር በጣም በጥሩ ሁኔታ ነው የምገኘው። ለምን አለቃ ጋር በጣም ነው የምንዋድደው በጣም ነው የምንግባባው እና አለቃዬ ደግሞ በጣም ጥሩ ሰው ነው። እንግዲህ ራሱን ተክቶ እኔን ተክቶ ስራ የሚለኝ ሰው ነው። እና አለቃዬ ጋር በጣም ያለን ግንኙነት በጣም ሀሪፍ ነው። ለምን? በጣም እንዋደዳለን በጣም አብረን ጓደኛን በጣም እንሰራለን። እና ደግሞ በጣም ያምንብኛል። እኔ እሱ እሱ በለለበት ሰዓት የእሱን ስራ እኔ የምሰራበት ድረስ ነው። የምንሰራው እና በቃ ይቅር በጣም ነው ግንኙነታችን በጣም የምንዋደድ

ለምሳሌ ለሚስቴ በቃ ዝም ሳይታስብ የሆነ ነገር ገዝቼላት ሳታስበው ዝምብዬ እሰጣታለውኝ እና በጣም በቃ በጣም ትወደኛለች ምናምን ትሰማኛለች እና ስጦታ መስጠት በጣም ነው የምወደው አብሶ ለሚስቴ ለኔን የሚቀድመኝ የለም። ስጦታ ለመስጠት ማለት ነው። እና ደግሞ በትዳር ሁኔታ ላይ ለሚስት የሆነ ነገር እየገዙ የሆነ ስጦታ መስጠት ፍቅርም ይጨምራል እሷም ደግሞ ያለውን ነገር ፍቅር ትወዳለች። እና ታምንብሃለህች ትኮራብሃለህች ስጦታ መስጠት

እሺ ኢሜል ትጠቀማለህ? ኢሜል እጠቀማለሁኝ አወ ለምንድነው የምትጠቀመው? ይሄንን ግን ለማንኛውም ደንበኞች ጋር አልጠቀምም ለምሳሌ አንዳንድ ሰው ጋር አሁን መስሪያ ጋር አለቃ ጋር የምገናኘው በኢሜል ነው። የምናወራው ለምን ለደህንነቱ ሲባል እንዲሁም አኒፎርሜሽኖች የምናወጣቸው መረጃዎች ምናምን ግልጽ እንዳይሆኑብን በኢሜል እንጠቀማለን። ኢሜይል ደግሞ በአስፈላጊ ሁኔታ ላይ በጣም ያስፈልጋል ብዬ ነው የማስበው። እንደ ቴክኖሎጂም ተማሪ እንዴ ምክረ ሀሳብ እንትን የምለው የምንሰጣቸው መረጃወንች እንዳይታዩብን በድብቅ ለመላክ በጣም ወሳኝ ነው። ብዬ ነው የማስበው

ማደንዘዝ ትወዳለህ ማደንዘዝ እኔ አልወድም። ለምንድነው? የማልወደው በምክንያት ማደንዘዝ አያስፈልግም ብዬ ነው የማስበው። ማደንዘዝ ቶታሊ ተደይዘን ተደይዘን በሆነ ነገር እንትን ካልን ለሁሉ ነገር ለሚሰራቸው ነገሮች ምንም የሚሰጠው እንትን የለም። ፍላጎት አይኖርም እና ማደንዘዝ አያስፈልግም ብዬ ነው የማስበው። እንደራሴ ፍላጎት እና ማደንዘዝ ግን አንዳንዶቹ ይጠቀማሉ እኔ ግን አልጠቀምም። አመሰግናለሁ ጨርሻለው

አዳዲስ የስራ ግንኙነቶች ትፈጥራለህ? አዎ እፈጥራለሁ የስራ አዳዲስ የስራ ግንኙነቶችን ብምፈጥር ሰዓት ደንበኞች የመሳብ የመምጣት ነገር ይፈጠራል። እንደገና አዳዲስ የሆኑ ደንበኞችም ደግሞ ይመጣሉና አዳዲስ የስራ ግንኙነት እፈጥራለሁ። ለምንድነው የምፈጥረው? ለምሰራበት መስሪያ ቤትም ታዋቂ እንድሆን እንዴ ገና ደግሞ እኔም ደግሞ በእውቀቴ በእንትኔ ታዋቂ እንዲሆን አዳዲስ የሆኑ ስራዎችን ፈጥራለሁኝ። ደግሞ አዳዲስ ስራዎችን መፍጠሩ በጣም ወሳኝ እና አስፈላጊ ነው። ለአንድ መስሪያ ቤትም ስሙ እንዲጠራ ታዋቂ እንዲሆን እና እንዲሁም ሰራተኞቹም ጎበዝ እንዲሆኑ በቃ በምስክርነት በደንብ እንዲኖራቸው እና አዳዲስ የስራ ግንኙነቶችን እፈጥራለሁ። አው እፈጥራለሁ አመሰግናለሁ

በዶቂ መፍጨት ታውቃለህ በዶቂ መፍጨት እኔ አዲሴ ነው ይሄንን እንኳን አልፈጭም አልችልበትም አላቅበትምም ምት ወደፊት እንግዲህ ግን ለማወቅ እና ለመስራት። ሰውም ጠይቄ ትልልቆችን ጠይቄ እንዴት ነው የሚሰራው? የሄ በዶቂ መፍጨት ማለት ምንድነው? የሚለውን ነገር ጠይቄ ወደፊት እሰራለሁ ብዬ አስባለሁኝ። አሁን ባለው ግን መፍጨት የሚልው ነገር አዲሴ ነው። እንደገናም ደግሞ ላውቀውም አልችልምም። እስኪ ወደፊት ግን አውቃለሁ ብየ እሰራለሁ ለምንድን የማነቃ ሰው ዞሮ ሁሉንም ነገር አቃለው ማለት አይችልም። እና የማላውቃቸው ነገሮች ይኖራሉ እሱን ደግሞ ወደፊት ለማወቅ እጥራለሁኝ። አመሰግናለሁ ጨርሼ

ለሌሎች ማበረታታት ትችላለህ? እችላለሁ። እንዴ ማበረታታት ለሌሎች ካልተቻለማ ደንበኞቻችን እንዴት ነው የምመጡ። እንዴት መስራት እንዳለባቸው ማስረዳት ይከብደናል ማለት ነው። እና ለሌሎች ማበረታታት በጣም ጠቃሚ ነው። እና እንደገናም ደግሞ እችላለሁ። እኔም በሰው ፊት ብዙም አልፈራም ብዙም እንትን የምፈራበት ነገር የለኝም እንዲህ እንዲህ አደርገዋለሁ እና ማበረታታት በጣም ነው የምችለው አመሰግናለሁ። ጨርሻለሁ።

ከስራ ሰዓት በኋላ ትሰራለህ ከስራ ሰዓት በኋላ እንኳን ብዙ ነው የምሰራው ነገር የለኝም። ለምን እኛ ከተማ ላይም ስለሆነ ልጆችን ማዛናት በወክ ማስደረግ በየከተማው ላይ ይዞ መሄድ የሆኑ ህፃኖች የሚዝናኑ በቦታ ላይ እየመራሁ ነው። ከተማ ላይ እኔ ብዙም የምሰራው ነገር የለም። ያው እንዴ ገና ደግሞ ያው ሌላ የምሰራው ትርፍ ስራ አለ። ብያለሁኝ እንጂ እሱ ላይ እንግዲህ አንዳንዴ ቁጭ እላለሁ እነሱን የምሰራቸው ነገሮችን እንወራለን እንጂ። እንደዚህ ከበድ ያለ ስራ ከስራ። ሰዓት በኋላ ብዙም የምሰራው ነገር የለኝም። አመሰግናለሁ

የትንኝ መረብ ትጠቀማለህ አዎ ትጠቀማለህ አጎበር እጠቀማለሁ እና እኛ ዘንድ ደግሞ ወባዎች ትንኞች በጣም ከባድ ናቸው። ሌሊት ላይ አያስተኙም እንደነዚህ ያሉትን ደግሞ ለመከላከል። ምን ትጠቀማለህ እና? የትንኝ መረብ መጠቀም በጣም ጠቃሚ ነው። ከብዙ ተትንኝ ብቻ ሳይሆን ከብዙ ነገሮች ለሊት ከሚበሩ እንትኖች አዎ እንትንኖይ እኒ ተባዮች ከብዙ ነገር እንጠበቅባቸዋለን። ጆሮ ውስጥ ከሚገቡ አይን ውስጥ ከሚገቡ እንደገና አፉ ውስጥ ከሚገቡ ነገር ከብዙ ነገር ስለምንጠቀምባቸው። እንደገና ደሞ ትንኝ እኛ ዘንድ ወባ በጣም አስቸጋሪና ለዛ እንጠቀመዋለን። አመሰግናለሁ

"ስንት ቋንቋ ትችላለህ?" እኔ እንኳን ቋንቋ የምችለው ያው አንድ ነው። አንድ ግን በደንብ እችላለሁ አማርኛ ከአማርኛ ነጥቄ ደግሞ ያው በትምህርት ላይ ብዙም ይሄ ችሎታ ባይኖረኝም ያው የተወሰነ እሞክራለሁ እንግሊዘኛ። ያው እንግሊዘኛ በምማር ሰዓት ላይ እንትን ስላልኩኝ እንግሊዘኛ እሞክራለሁ። አማርኛ ግን በደንብ እችላለሁ እንግሊዘኛ ደግሞ እችላለሁኝ ያው እንግሊዘኛም እችላለሁ ግን እንግሊዝ በጣም ይችላል አልባልም እንግሊዘኛም ያው ያው እችላለሁ የተወሰነ አመሰግናለሁ።

ምን አይነት ሙዚቃ ትወዳለህ? ሙዚቃ እንግዲህ እኔ የምወደው በቃ በጣም ደስ ደስ የሚሉኝ አሁን የቴዎድሮስ ሙዚቃ ቴድ ሙዚቃዎች አሉ። ለምሳሌ ኢትዮጵያ ስለ ኢትዮጵያ የተዘፈነ ሙዚቃ እንደነዚህ ያሉ ሙዚቃዎች ደስ ይሉኛል። ስለ ሀገር የሚዘፈኑ ሙዚቃዎች ለምሳሌ አሁን አንዳንዶች ስለ ሀገር የሚያደርጉ ቅራርቶች ምናምን እንደዚህ እንደዚህ አሉ ሙዚቃዎች በጣም እንዴት እንደሚሆን የሀገርን ታሪክ ምናምን። የሚያነሱ ለምን ተሙዚቃው ለራሱ ታሪክ ሲያነሱ ስለሚያስተምሩ እንደ እነዚህ አይነት ሙዚቃወይ ናቸው። ደስ የሚሉኝ አመሰግናለሁ ጨርሻለሁ

ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት በጣም ነው የምወደው ፎቶ ማንሳት በጣም አስፈላጊ ነው ብዬ ነው የማስበው ሁሎችን ነገሮች ጥንቅቅ ስለሆንኩኝ መረጃዎችን በፎቶ እያነሳሁ ነው የማስቀምጠው። እና ፎቶ ማንሳት በጣም ወሳኝ ነው። ያስፈልጋል ፎቶ አነሳለሁኝ አሁን አነሳለሁ በጣም ነው ፎቶ የማነሳው። ለምሳሌ ልጆቸን አነሳለሁ እኔንም ጭምር አነሳለሁ እንዴ ገና ደግሞ። ደንበኞችን በሚሰበሰቡ ሰዓት ፎቶ አነሳለሁኝ እና ፎቶ ማሳት በጣም አስፈላጊ ነው ወሳኝ ነው ብዬ ነው የማስበው

ቀትር ምን ትመገባለህ? ቀትር እንግዲህ ሽሮ ነው የምገባው ሽሮ ላላ ይባላል። እንግዲህ እኛ ዘንድ ሽሮ ላላና ወይንም ደግሞ ድንች ፍርፍር በጣም ወሳኝ የሆነ ምግብ ነው። እኛ ዘንድ ብርድም ስለሆነ ሽሮ ላላን በጣም ነው የምንጠቀመው። ትኩስ ሽሮን እንግዲህ ቀትር ላይ እሱ ነው የምንጠቀመው። ሽሮ ላላ ግን እኛ ዘንድ በጣም አስፈላጊ እና በጣም የምንወደው ምግብ ነው። ሽሮ ላላን እንመገባለን ከዛ ሲቀጥል ድንች ፍርፍር እንጠቀማለን እንመገባለን። አመሰግናለሁ ጨርሼ

በአንድ ጊዜ ብዙ ስራዎች ታስተናግዳለህ? አዎ አስተናግድያለሁ የኛ እንግዲህ የኔ ስራ ምንም ሰው የሚገድበው ሰውን በየ ሰዓት የሚለያየው ስራ አይደለም በአንድ ሰዓት ብዙዎችን ማስተናገድ እችላለሁ። እንግዲ የምሰራበትም ቢሮ በጣም ሰፊ ነው። እና በቃ ሰዎችን እየጠራሁኝ ምናምን በቃ ባንዴ ብዙዎችን እንትን እላለሁኝ እና ብዙቱ ብዙ ነው። የኔ እንግዲህ ስራ መስሪያ እንደዚህ አንድ ሰው አንድ ሰው ብቻ እንትን የሚል ስራ አይደለም ብዙዎችን ማስተናገድ እችላለሁ። አዎ እችላለሁኝ አመሰግናለሁ

የፀሀይ መውጣትን ታያለህ? አዎ አያለሁ በደንብ ነው የማየው ፀሀይ መውጣት እንግዲህ ጧን ላይ ጮረዋ ምናምን ጮራ መሞቅ ፀሀይ መሞቅ እና በጣም ነው የምወደው ፊቱንም ጀምሬ እና ፀሀይ ስወጣ በደንብ ነው የማያት ጠዋት ላይ እስከ አራት ሰዓት ባለው ፀሀይ ጮራይቱ በጣም ደስ ትላለህ ስራ እስከምንገባ ድረስ ቁርስ እስከሚሰራ ድረስ እና ጮራቱን በደንብ ነው የማያት እና በጣም እወዳለሁ። ጮሬ እንግዲህ እግዚአብሔር ከሰጠን ነገር ሁሉ እንግዲህ ፀሀይን ነው ጨለማ ሁኖ ቢያድር ነው እግዚአብሔርን ማመስገን። እንዴት ይከብድ ነበር። እና ፀሀይን በወጣይ ቁጥር በጣም ደስ እና በጣም በንጹህ አይምሮ በጣም ያምራል ደስ አመሰግናለሁ

እሺ እሳት ማንደድ ትችላለህ? እሳት ማንደድ አዎ በደንብ ነው ምችለው እንግዲህ እሳት ማንደድ ቀላል ነው ብዬ ነው ማስበው ምንድነው ቀስ ብሎ ፍም ካለው ወይም ማራገብ ካልሆነ ደግሞ በማራገብ እምቢ ካለ ደግሞ የሚነዱ ነገሮችን በማድረግ ለምሳሌ እንጨቶችን ጭራሮችን ቀጫጭን እንጨቶችን በማድረግ ፍሙ ላይ በማድረግ ከዛ ሲጫጫስ ቀስ ብሎ ኡፍ በማለት እና እሳት ማንደድ በጣም ነው ምችለው አመሰግናለሁ።

ለስራ ትጓዛለህ ለስራ አዎ እጓዛለሁ። ለምንድነው የምጓዘው? በምሰራበት ቦታ እ የግል የምሰራበት ቦታ ላይ ትንሽ ራቅ ያለ ስለሆነ እና ለ ስራ ቦታ ላይ እጓዛለሁ በእግሬ ወክ እያደረኩኝ ምናምን ነው የምሄደው እና ደግሞ በእግር መሄድ በጣም ጠቃሚ ነው። እ ከዲበት ከብዙ ነገሮች እንትን ይላል እና በእግሬ እየተጓዝኩ ነው ወደ ስራ ቦታ የምሄደው። ቅርብም ስለሆነ ወደ መስሪያ ቤት በምሄድ ሰዓት ለስራ እጓዛለሁ። አዎ እጓዛለሁኝ አመሰግናለሁ ጨርሻለሁ

"ብዙ ሰነዶች ታዘጋጃለህ?" አዎ አዘጋጃለሁ። ለምሳሌ አሁን ሰነድ የምናዘ ስብሰባ ደንበኞች ጋር በምንገናኝ ጊዜ ብዙ ሰነዶችን መርጬ እቤቴ ላይ መርጬ ይዣቸው ምሄደው ሰነዶች አሉ። ለምን እንደመወያያ አጀንዳ ይሆናሉ ብዬ የማስባቸው ለምሳሌ አሁን መስራት እንዴት እንዳለብን እንዴት መስራት እንደምንለወጥ እንዴት ውጤታማ ልንሆን እንችላለን እንደገና ደግሞ "ምንድነው እኔ እየሰራ ያለሁት?" የሚለውን ነገሮች ብዙ ሰነዶችን አዘጋጅቼ ነው ምሄደው አመሰግናለሁ ጨርሻለሁ።

ማዕድን ትጠቀማለህ? አዎ እጠቀማለሁ፤ ማዕድን ለምሳሌ አሁን የነዳጅ ማዕድን አለ፣ ባጃጅ አለችኝ የራሴ የሆነ ባጃጅ አለችኝ እና ባጃጅን ማዕድን ከዛው ነው የምጠቀመው ማዕድን በጣም ብዙ ማዕድኖች አሉ። ከዛ ከማዕድኖች ውስጥ ከብዙ ማዕድኖች ብዙ ብዙ ነገሮችን እጠቀማለሁ፤ እንግዲህ ማዕድን ካልተጠቀምኩ ማለት ከባድ ነው በዚህ ሀገር ላይ መኖር፣ ማዕድን ደግሞ የኢትዮጵያን ማዕድን ብዙ ውድ የሆኑ ማዕድኖች አሉ፤ እነዛ ማዕድኖች ይጠቀማለሁ አማእድን ደግሞ አስፈላጊ ነው እጠቀማለሁ አመሰግናለሁ።

እሺ ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ መመልከት በጣም ነው የምወደው ማታ ላይ በቃ ጀምሮ አልገባም ስትል ፀሀይዋ። በቃ ቀይ ትሆናለች ምናምን በጣም ደስ ነው የሚለኝ በጣም እወዳለሁኝ። በጣምም በቃ ማታ ላይ እና ጠዋት ላይ እንግዲህ ጮሬ ስወጣ እዩኝ እዩኝ ትላለች። እና ያው ቀን ላይ ነው ጸሐፊ ትንሽ ከበድ ስለምትል እንትን የማትለው እንጂ ማታ ላይ በጣም ደስ ትላለች። አመሰግናለሁ

የምትወዱ ምግብ ምንድነው? እኔ ግን የምወደው ምግብ በጣም የምወደው ያው ጎመን ነው ብያለሁ ጎመን እወዳለሁ ድንች እወዳለሁ ግን በጣም የምወደው ጎመን ነው። ጎመን እንግዲህ እኔ በጣም የምወደው ምግብ ነው እና ደግሞ ሲቀጥል ደግሞ ቡና እወዳለሁ ሌሊታ ከሚጠጡ ነገርሮች ቡና። ምን እኔ ቁርስ ላይ ሁሌ እጠቀማለሁ ጎመንን እንደገና ደግሞ ወራት ላይ ደግሞ አብዛኛውን ሰዓት ተጣጣሚ እጠቀማለሁ። ጎመን እንግዲህ በጣም ነው የምወደው አመሰግናለሁ ጨርሼ።

ቅርጫት አለህ አዎ ቅርጫት አለኝ ቅርጫት ለእቃ ማጉጓዣ እንደገና ደሞ ለፍየሎች ለበጎች። የግልገሎች ነገር ማስቀሪያ እና ቶለይቶች እንደዛ ነገር ቅርጫት አለኝ ቅርጫት እንግዲህ በጣም ነው የምጠቀምበት ቅርጫት ደግሞ በጣም ጠቃሚ ነው። እቃዎችን ለማጎጓጃ ከአንዱ ወደ አንዱ ቦታ ብዙ እቃዎችን ይዞ ለመሄጃ ቅርጫት በጣም ወሳኝ ነው ብዬ ነው የማስፈልገው። እና ቅርጫት እንግዲህ እንዴ እኔ በጣም ነው የምጠቀምበት ቅርጫት በጣም ጥሩም ነው። ብዬ ነው የማስበው ለምን እቃዎችን ይዞ ወደ አንዱ ቦታ ወደ አንዱ ቦታ ይዞ ለመሄድ ቅርጫት ወሳኝ ነው። በጣም እጠቀምበታለሁ ብዬ አስባለሁኝ ቅርጫት እንግዲህ በዚህ ላይ የማውቁ ሰዎች ለማያውቁ ሰዎች እንድሀሳብ ምንድንነው? ቅርጫት እንግዲህ ተለቅ ያለ ከቀርቃ ከሸንበቆ የሚሰራ ነው ቅርጫት እንግዲህ ቅርጫት ስናገኝ አመሰግናለሁ

መጽሐፍ እኔ የማነበው ቢያንስ አራት ሰዓት ድረስ ከዛ ሲቀጥል ደግሞ በቃ አራት ሰዓት አነባለሁ። በቃ መጽሐፍ ቀን ላይ እረፍት በሆንኩ ሰዓት ላይ እንደገና ማታ ደግሞ አራት ሰዓት ላይ ምተኛው እና አራት ሰዓት መጽሐፍ አነባለሁኝ መጽሐፍ ማንበብ እንግዲህ አይምሮን እውቀትን ይጨምራል አይምሮን ብሩህ ያደርጋል። እና መጽሐፍ እኔ በጣም ነው ማነበው። በቃ ዋና በቃ መጽሐፍ ማንገላበጥ ከታይ ክላስ ጀምሬ መጽሐፍ ስለማነብ መጽሐፍ ማንበብ በጣም ነው ምወደው። እና መጽሐፍ ማንበብ በጣም ጠቃሚ ነው ብዬ ነው ምናገረውም። መጽሐፍ ብናነብ በጣም ውጤታማ እንሆናለን። መጽሐፍ ማንበብ ወሳኝና አስፈላጊ ነው እና መጽሐፍን ብናነብ ጥሩ ነው ብዬ ነው ማስበው። መጽሐፍ እንግዲህ እኔ አነባለሁኝ በጣም ነው የማነበው መጽሐፍ። ሲቀጥል መጽሐፍ ማንበብ

ጥላ ወይስ ፀሀይ ትመርጣለህ? እኔ እንግዲህ ከሁለት አንዱን ነው የምመርጠው። ለምን? ሁለቱንም ከሁለት አንዱ የምመርጠው ሁለቶችንም እንዲህ እንትናቸው እንደ አስፈላጊነታቸው ለምሳሌ። ጥላ ባለበት ፀሀይ ባለበት ሰዓት ጥላ ያስፈልጋል። ፀሀይ። ዝናብ ባለበት ሰዓት ደግሞ ፀሀይ ያስፈልጋል እና ሁለቶችን ነው የምጠቀመው። ለምን? አንዱን ትቼ አንዱን የምጠቀምበት ነገር የለም ሁለቶችን በጣም አስፈላጊ የሆኑ ወሳኝ የሆኑ ነገሮች ናቸው። እና ሁለቶችንም ነው እኔ የምትጠቀመው ለምሳሌ። ጥላ በጣም እንትን ባለበት ፀሀይ በሆነበት ሰዓት ጥላ በጣም ያስፈልገኛል። ከዛ ደግሞ ፀሀይ ደግሞ። ፀሀይ ደግሞ ለምሳሌ የሆነ ቀዝቃዛ የሆኑ ነገሮች። ዝናብ በመጣበት ሰዓት እነሱን ለማድረግ ግድ ፀሀይ ያስፈልገናል። እና ሁለቶችም እኔ ያስፈልገኛል ለኔ ብዬ ነው የማስበው እመሰግናለሁ

በመስኮት ጎን መቀመጥ ትወዳለህ? በመስኮት መቀመጥ አልወድም። ለምን በመስኮት መቀመጥ አንደኛ ፀሀይ ይሞቃል። ሁለተኛ ደግሞ ንፋሱ አስቸጋሪ ነው። በመስኮት ጎን መቀመጥ እኔ ብዙም አልወድም። በመስኮት ግን መቀመጥ አንዳንድ ሰዎች የምወዱ አሉ ሲያማቸው ለብዙ ነገር መስኮትን ይጠቀሙታል። እኔ ግን በመስኮት ጎን ብርድም እፈራለሁኝ እንደገና ደግሞ ፀሀዩም አለ። እና በመስኮት ጎን መቀመጥ አልወድም። አመሰግናለሁ።

ኢሜል ትጠቀማለህ አዎ ኢሜል እጠቀማለሁ ኢሜል ለምንድነው የምጠቀመው? ኢሜል እንግዲህ አለቃዬ ጋር በቃ ሰዎች እንዳያዩብን መረጃችን የምንላላካቸውን ሚስጥራዊ የሆኑ ነገሮች አሉ ለዛ እንግዲህ ኢሜልን እጠቀማለሁ። ኢሜል እንግዲህ በጣም አስፈላጊ የሆነ ነገር ነው። ኢሜልን ሌላ ሰው እንዳያይብን እንደገና ደግሞ ለምንፈልገው ሰው ብቻ ለመላክ ኢሜል በጣም እጠቀማለሁ። ኢሜል ደግሞ በጣም ወሳኝ ነው ብዬ ነው የማስበው። ኢሜልን እንግዲህ እኔ በጣም ነው የምጠቀመው። ኢሜል በኢሜል በሌላ በቴሌግራም በኢሞ ምናምን ከመላክ መረጃ በኢሜል። ለደህንነቱ ኢሜልን ተጠቃሚና እንደ ቴክኖሎጂም ተማሪ የምመክረው ኢሜልን ብንጠቀም በጣም አሪፍ ነው ብዬ አስባለሁ። አመሰግናለሁ ጨርሻለው